አዲስ አመትን የማከብረው በጣም በትልቅ ሁኔታ ነው። በሚያምርና ሞቅ ባለ ሁኔታ ነው። ከቤተሰቦቼ ጋር አንድ ላይ ተሰባስቤ ነው ማከብረው። ምክንያቱም አዲስ አመት ሲሰጥ ወይም አዲስ አመት ሲመጣ ወደፊት ልንሰራቸው ልናሳካቸው የምንችሉ ብዙ ነገሮች ልናቅዳቸው የምንችል ብዙ ነገሮች ስለሚኖሩ አዲስ አመትን በትልቅ ሁኔታ ከቤተሰቦቼ ጋር አንድ ላይ በመሰባሰብ አከብራለሁ።

የስራ ቦታዬ ደህንነቱ እጅግ በጣም የተጠበቀና ለስራ አመች የሆነ ቦታ ነው። ምክንያቱም ከሰላም በላይ ምንም ነገር ሊኖር አይችልምና። ሁሉም ነገር ሊከናወን ወይም ሊሰራ የሚችለው ሰላም ሲኖር ነው። ስለዚህ የስራ ቦታዬ ሰላማዊና ደህንነቱ እየተጠበቀ ነው። ስለዚህ ስራዬን በአግባቡ መስራት እችላለሁ በጣም ደስ ይለኛል። እና በጣም ደህንነቱ የተጠበቀ ቦታ ነው